ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው። ሁሌ እየወዳደርኩ እገኛለሁ ሌሎች ምን እንዳደረጉ ያየሁህ ይሄ አእመሮ ጤና ላይ ይጎዳል መተግበሪያዎቹን ሰርዣለሁ። ለአንዳንድ ወር። ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ። ጊዜን ለተሻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር እፈልጋለሁ። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም። ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰደኝ ነው ሁሌ እያወዳደርኩ እገኛለሁ ሌሎችም ምን እንዳደረጉ እያየሁ ይሄ አእምሮ ጤና ላይ ጉዳት ይጎዳል። መተግበሪያዎቹን አሳርዣለሁ ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነታችንን አተኩራለሁ ከእውነተኛ ሰዎች ጋር እንነጋገራለሁ። መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ ጊዜየን ተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከሪያ ያስፈጋል ሚዛን ማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም። ከማህበራዊ ሚዲያ እረፍት ወስዳለሁ ብዙ ጊዜ ወይ እየወሰደኝ ነው ግን ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ እያየሁ ወይ ይሄ ያምሮ ጤና ይጎዳል። መተግበሪያዎችን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ እውነተኛ ህይወት ግን ህይወታች ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እነጋግራለሁ መጽሐፍ ማንበብ እችላለሁ ባትክልት መስራት እችላለሁ። ጊዜየን ለተሻለ ነገር እጠቀማለሁ መጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ ማሳሪያ መሆን የለበትም። መሳሪያ መሆን አለበት ህይወት አደለም። ከማህበራዊ ሚዲያ እረፍት ወስዳለው ብዙ ጊዜ እየወሰደኝ ነው ሁሌም እያወዳደርኩ አገኛለሁ። ሌሎች ምን እንዳደረጉ እያየሁ ይህ አእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ። እውነተኛ ህይወት ግንኙነቶችን አተኩራለሁ። ከ መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ ጊዜን የተሻለም ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበረ ሚዲያ መሳሪያ መሆን አለበት ህይወት አይደለም። ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌ እያወዳደርኩ እገኛለሁ። ሌሎችን ምን እንዳደረጉ እያየሁ ይሄ የአእምሮ ጤና ላይ ይጎዳል መተግበሪያዎቹን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ እውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ ጊዜ የተቻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይሁንና መሞከር ያስፈልጋል ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳርያ መሆን አለበት። ህይወት አይደለም። ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁል ጊዜ እያወዳደርኩ እገኛለሁ። ሌሎች ምን እንዳደረጉ እያየሁ ይሄ የአእምሮ ጤና ላይ ይጎዳል መተግበሪያዎቹን ሳደርዝለሁ ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን አተኩራለሁ። ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንበብ እችላለሁ። አተክልተ መስራት እችላለሁ ጊዜ እነተሻለ ነገር እጠቀማለሁ መጀመሪያ ከባድ ይሆናል ግን ይሄንን መሞከር ቢያስፈልገን የሚሰማ ማግኝት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም። ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ እያየሁ። ይሄ አእምሮ ጤና ላይ ይጎዳል መተግበሪያዎችን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ እውነተኛ የህይወት ግንኙነታችን አተኩራለሁ ከእውነተኛ ሰዎች ጋር አነጋግራለሁ መጽሐፍ ማንበብ እችላለሁ። በትክክልት መስራት እችላለሁ ጊዜነት የቻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም። ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌ እያወዳደርኩኝ እገኛለሁ ሌሎችን እንዳረጉ እያየሁ የሌሎች ምን እንዳደረጉ እያየሁ። ይህ የአእምሮ ጤና ላይ ይጎዳል። መተግበሮችን ሰርዣለሁ አንድ ወር መሞከር እፈልጋለሁ። እውነተኛ ህይወት ግንኙነቶችን እናተኩረለሁ ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንብብ እችላለሁ። ትግልት መስራት እችላለሁ ጊዜነት ለተሻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ያውና መሞከር አስፈነጋሪ። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም። ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌ እየወዳደርኩ እገኛለሁ ሌሎች

ለማስተዋጠት ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃ አስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላ ጩኸት የተሻለ ነው። ግን በእኔ ችሎታ አምናለሁ የክለቴ ማሳደግ ነበረብኝ አዲስ ተኩኖ ቴክኖሎጂ ተማርኩ። ይህ እድል ለእኔ አስፈላጊ ነው ውጤቱን በቅርቡ እሰማለሁ። ምንም እንኳን ምን ቢሆን መስራት እቀጥላለሁ። ለመስተዋተት ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ አለቃዬ አስተያየቱን ያመሰግናል። ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለው። ምናልባት ሌላ እጩ የተሻለ ነው ግን በእኔ ችሎታ አምናለሁ። የክሎቴ ማሳደግ ነበረብኝ የአዲስ ቴክኖሎጂም ተማርኩ። ይሄ እድል ለኔ አስፈላጊ ነው ውጤቱ በቅርቡ እሰማለሁ። ምንም ምን እንኳን ቢሆን መስራት እቀጥላለሁ። ለማስተዋጠት ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃዬን አስተያየቱን ያመሰግናል። ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላችሁ የተሻለ ነው ግን በእኔ ችሎታ አምናለሁ የክሎቴ የማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ ይሄ እድል ለኔ አስፈናጊ ነው ውጤቱ በቅርቡ እሰማለሁ። ምንም እንኳን ምን ቢሆን መስራት እቀጥላለሁ። ማስተዋጠት ተስፋ ያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ አለቃ የአስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላችሁ የተሻለ ነው ግን በኔ ችሎታ አምናለሁ የክህሎቴ ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ። ይሄ እድል ለኔ አስፈላጊ ነው ውጤቱ በቅርቡ እሰማለሁ ምንም እንኳን ምንም ቢሆን መስራት እቀጥላለሁ። ለማስተዋጠት ተስፋ እየደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌ ቀጠሮ ፈጽማለሁ አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ ውሳኔ ቀርቧል አንዳንዴ ጊዜ ተጨንቄያለሁ ያለው ምናልባት ሌላችሁ የተሻለ ነው። ግን በእኔ ችሎታ አምናለሁ የክሌቴ የማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ። ይህ እድል ለኔ ያስፈናጊ ነው ውጤቱ በቅርቡ እሰማለሁ ምንም እንኳን ምን ቢሆን መስራት እቀጥላለሁ። ለማስተዋጠት ተስፋ ያደረኩ ነው ሁለት ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ተቀጠሮ እፈጽማለሁ አደጋ የአስተያየቱን ያመሰግናል። ግን መጠበቅ አለብኝ ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ። ምናልባት ሌላ እጩ የተሻለ ነው ግን በኔ ችሎታ እምናለሁ በክሎቴ ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩኝ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ ምንም እንኳን ምን ቢሆን መስራት እቀጥላለሁ። ለማስታወጠት ተስፋ እያደረኩ ነው ለሁለት አመት ተረካቢኝ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃ አስተያየቱን ያመሰግናል። ግን መጠበቅ አለብኝ ውሳኔ ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላችሁ የተሻለ ነው ግን በኔ ችሎታ አምናለሁ። ክሎቴን ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይህ እድል ለኔ አስፈናጊ ነው ውጤቱ በቅርቡ እሰማለሁ ምንም እንኳን ምን ቢሆን መስራት እቃጥላለሁ። ለማስተዋጠት ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜደ የሰርቻለሁ ጠንክሬ እሰራለሁ። ሁሌ ቀጠሮ እፈጽማለሁ አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል አንዳንድ ጊዜ ተጨንቄያለሁ ምናልባት ሌላችሁ የተሻለ ነው። ግን በኔ ችሎታ አምናለሁ የክሎቴ ማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ ይሄ እድል ለኔ አስፈናጊ ነው። ውጤቱን በቅርቡ እሰማለሁ ምንም እንኳን ምን ቢሆን ቢሆንም መስራት እቀጥላለሁ። አስተዋጠት ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌም ቀጠሮ እፈጽማለሁ አለቃዬ አስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል አንዳንድ ጊዜ ተጨነቅያለሁ ምናልባት ሌላችሁ የተሻለ ነው ግን በእኔ ችሎታ አምናለሁ። የክሎት የማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይሄ እድል ለኔ አስፈላጊ ነው። ውጤቱ በቅርቡ እሰማለሁ ምንም እንኳን ምንም ቢሆን መስራት እቀጥላለሁ። ለማስተዋጠት ተስፋ እያደረኩ ነው ለሁለት አመታት ተረካቢ ሆኜ ሰርቻለሁ። ጠንክሬ እሰራለሁ ሁሌ ቀጠሮ እፈጽማለሁ አለቃዬ አስተያየቱን ያመሰግናል። ግን መጠበቅ አለብኝ ውሳኔ ቀርቧል አንዳንዴ ጊዜ ተጨንቄያለሁ ምናልባት ሌላችሁ የተሻለ ነው። ግን በእኔ ችሎታ አምናለሁ የክሎት ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይሄ እድል ለኔ አስፈላጊ ነው ውጤቱ በቅርቡ እሰማለሁ ምንም እንኳን ምን ቢሆን። መስራት እቀጥላለሁ ለማስተዋጠት ተስፋ እያደረኩ ነው ለሁለት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

የእለት ምሳ ጊዜ መጣ ከቢሮ ወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጀራ እና ወጥ ፈጥራለች ማይክሮ ወይም አሞቀዋለሁ በወደደፉ። ተቀምጫለሁ ባልደረቦች አብረው እንበላለን። ስለተለያዩ ነገሮች እንጋራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይናገራሉ የትርፍ ጊዜ ነው። ሰዓት አንድ ሰዓት ስላለባት ከዛ ወደ ስራ እንመለሳለን የምሳ ጊዜ አስፈላጊ እረፍት ነው። የእለት ምሳ ጊዜ መጣ ከቢሮ ወጣለሁ አንዳንድ ጊዜ በካፍቴሪያ በላለው ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች መክሮ ወይ አሞቃዋለሁ። በወደደው ቦታ ተቀምጭያለሁ ባልደረቦች አብረው እንበላለን። ስለተለያዩ ነገሮች እንጋራለን አንዳንዶች ስለጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይነጋራሉ። ይሄ የእረፍት ጊዜ ነው ሰዓት አንድ ስላለባት ከዛ ወደ ስራ እንመልሳለን የምሳ ስዓት ጊዜ አስፈላጊ እረፍት ነው። የእለት ምሳ ጊዜ በጣ ከቢሮ እወጣለሁ አንዳንድ ጊዜ በካፒቴሪያ እበላለሁ ዛሬ ከቤት አምጥቼ ነው። እናቴ እንጀራ እና ወጥ ፈጥራለች። የማክሮ ወይብ አማቅዋለሁ ወይ በወደዳችሁ ቦታ ተቀምጫለሁ ባልደረቦች አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን አንዳንዶቹ ስላጋጥሟቸው ነገሮች ይዘክራሉ ሌሎች ግን ቀልዶች ይነጋገራሉ። ይህ እረፍት ጊዜ ነው ሰዓት አንድ ስላለባት ከዛ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው። የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍተሪያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች በማይክሮዌብ አሞቀዋለሁ። በወደደው ቦታ ተቀምጭያለሁ ባልደረቦች አብረው እንበላለን። ስለተለያዩ ነገሮችን እንነጋገራለን። አንዳንዶች ስለጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው ሰዓት አንድ ስላለባት ከዛ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው። የእነት ምሳ ጊዜ መጣ ከሚሮ እወጣለሁ አንዳንድ ጊዜ በካፕቴሪያ እበላለሁ ከዛ ከቤት አምጥቼ ነው እናቴ እንጀራ እና ወጥ ፈጥራለች የማይክሮወብ እሞቀዋለሁ ወዳደው ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይናገራሉ። ይህ እረፍት ጊዜ ነው ሰዓት አንድ ስላለባት ከዛ ወደ ስራ እንመላለን እንመለሳለን ወይም ሰዓት ጊዜ አስፈናጊ ነው። የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራለች በማይክሮውብ አሞቀዋለሁ። በወደደው ቦታ ተቀምጫለሁ ባልደረቦች አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። ነገሮች ለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው ሰዓት አንድ ስላለባት ከዛ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው። ሄደት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍተርያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና ውጥ ፈጥራለች። በማይክሮዌውብ አሞቀዋለሁ በወደደው ቦታ ተቀምጫለሁ። ባልደረቦች አብረው እንበላለን ስለተያዩ ነገሮች ትነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይናገራሉ። ይሄ እረፍት ጊዜ ነው ሰዓት አንድ ስላለበት ከዛ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው። የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንድ አንድ ጊዜ ካፍተርያ እበላለሁ ዛሬ ከቤት አምጥቼ ነው እንጀራና እናቴ እንጀራና ወጥ ፈጥራለች ማይክሮዌብ አሞቃዋለሁ። በውደድ ቦታ ተቀምጭለሁ ባልደረቦቼ አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ስለ ለቀልዶች ይነግራሉ ይሄ እረፍት ጊዜ ነው ሰዓት አንድ ስላለባት ከዛ በደስታ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው። የእለት ምሳ ጊዜ መጣ ከቢሮ እንወጣለን አንዳንዴ ጊዜ በካፍተርያ እንበላለን። እበላለሁ ዛሬ ከቤት አምጥቼ ነው እናቴን እንጀራ እና ወጥ ፈጥራለች አለች በማይክሮዌብ አሞቃዋለሁ። በወደደው ወጥታ ተቀምጫለሁ ባልደረቦች አብረው እንበላለን ስለተለያዩ ነገሮች እናገራለን አንዳንዶቹ ለአጋጣሚዎቹ ነገሮች ይዘክራሉ ሌሎች ለቀሎች ይናገራሉ አሉ። ይሄ እረፍት ጊዜ ነው። ሰዓት አንድ ስላለባት ከዛ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው።